የድርጅቱን ባህል እወደዋለሁ ምሰራበት ድርጅት ባህሉ በጣም አስደሳች አስገራሚ ጥሩ ነው። ኢትዮጵያዊ የሀገሩ ባህል ያለበት ነው መልካም ነገር ያለበት ስለሆነ። ባህል የሀገሩን ባህል ምወደው ማከብረው ባህል ነው። ይመቸኛል

በደንብ አዎ አዳዲስ የስራ ግንኙነቶችን ከተለያዩ ድርጅቶች ጋር ፈጥራለው። ምክንያቱም የኔ ስራ ኮንትራት አጫጭር ስለሆነ አዳዲስ ስራ ድርጅቶችን በደንብ አገኛችኋለሁ በስልክ በመደወል በአካል በመሄድ። በቴሌግራም በመጻጻፍ በእሜል በመጻጻፍ እንደዚሁም መልእክቶችን አስቀምጣለው። ስራ ሲኖር ያገኘኛል በስራአት አዳዲስ ስራ ለመግባት ስፈልግ ግኑኙነት እናረጋለን እንገናኛለን በነዚህ ሶሻል ሚዲያዎች እና በስልክ። በመደዋወል አገኛቸዋለው ስለዚህ አዳዲስ ግኑኝነቶችን እፈጥራለው።